ወተት ትጠጣለህ? አዎ ወተት እጠጣለሁ ምክንያቱም ወተት ከእንስሳ የሚገኝ ተዋጽኦ ስለሆነ ለሰውነታችንም በጣም ጠቃሚ ነው። ሁለተኛ በውስጡም ካልሽየም የተባለው ንጥር ነገር በውስጥ ስለያዘ ለአጥንት ጥንካሬ ለጥርስ ጥንካሬ እና ለሰውነታችን በጣም የሚጠቅም። የእንስሳት ተዋጽኦ ስለሆነ ወተትን ዘወትር ጠዋት ጠዋት እጠቀማለሁ በጣም የምወደው አይነት መጠጥ ነው። ወተት እና ጤናማና ብቁ እንደሆን ስለሚያስችልኝ ወተትን ዘውትር እጠቀመዋለሁ። ከወተትም ባሻገር ሌሎች የወተት ተዋጾዎችንም አብዝቼ እጠቀማለሁ። ምክንያቱም ስፖርተኛ ስለሆንኩኝ ለአጥንቴ እና ለጥርሴ ጥንካሬ ይረዳኝ ዘንድ ወተትን ሁልጊዜ ዘውተር እጠቀመዋለሁ። ሁለተኛ ከሻይና ከቡና ጋርም በመቀላቀል እጠጣዋለሁ። ሁለተኛ ደግሞ እርጎ ወደ እርጎነት ቀይሬ ዘውትር እጠቀመዋለሁ። ከዳቦ ጋር በማድረግ ከተለያዩ ምግብ ተጽዋቾች ጋር በመቀላቀል ወተትን እጠቀመዋለሁ።

በመንገድ ላይ ምግብ ትገዛለህ? መንገድ ላይ ብዙ ጊዜ ምግብ የመግዛት ልምዱ የለኝም። ምክንያቱም ብዙ ጊዜ መንገድ ላይ ምግብ ስንገዛ ጊዜው ያለፈበት ሊሆን ይችላል። ሁለተኛ ደግሞ በተለያዩ ነፍሳት ብክለት ያጋጠመው ሊሆን ስለሚችል። ብዙውን ጊዜ ከመንገድ ላይ ምግብ አልገዛም ምክንያቱም ለጤናዬ በጣም ስለምትጠነቀቅ። ሁለተኛ ደግሞ የፀሀይ ብርሃን የተለያዩ ነፍሳት ሊበክሉት ስለሚችሉ ያን ምግብ ብዙን ጊዜ ከመንገድ ለመግዛት የመግዛት ልምዱ የለኝም። ምክንያቱም ተጓዳኝ የሆነ በሽታ ስላለብኝ። ከመንገድ ላይ ብዙም ምግብ የመግዛት ልምዱ የለኝም ለጤናዬ ከመጠንቀቅ አንፃር ማለት ነው። ስለዚህ ከመንገድ ላይ ምግብ ከመግዛት ይልቅ ከቤቴ ቋጥር ይዞ የመጣት ልምዷ ነኝ።

ጥላ ወይስ ፀሀይ ትመርጣለህ? እኔ ከፀሀይ ይልቅ ጥላን እመርጣለሁ። ምክንያቱም ለረጅም ጊዜ ፀሀይ ላይ ከተቀጥመኩኝ ለራስ ምታት ስለምጋለጥ። ፀሀይ ላይ ከመቆየት ይልቅ ጥላን እመርጣለሁ። ምክንያቱም ጥላ ስር መቀመጥ ለ ጥሩ ነው። ሁለተኛ ደግሞ የተረጋጋ ህይወትም እንድንመራ ያስችለናል። ምክንያቱም ፀሀይ ረጅም ሰዓት ፀሀይ ላይ ከተቀመጥን ራስ ምታት ሊያጋልጥ ለራስ ምታት ሊያጋልጠን ይችላል። በአንጻሩ ደግሞ ጥላ ስንመርጥ ጥላን የምመርጥበት ምክንያት ተጓዳኝ የሆነ የቆዳ በሽታ ስላለብኝ ያ ፀሀይ የፀሀይ ብርሃን ደግሞ ለቆዳ በሽታ። ስለማይመከር ከፀሀይ ይልቅ ጥላን እመርጣለሁ። ብዙን ጊዜ የማሳልፈው ውጭ ስወጣ ጥላ ስር መቀመጥን ነው።

የምትወደው ፊልም ምንድነው? እኔ የምወደው ፊልም እስከዛሬ ካየኋቸው ፕሪዝን ብሬክ የተሰኘው ፊልም እጅግ በጣም የምወደው ፊልም ነው። በጣም ብዙ ጊዜ ደጋግሜ አይቸዋለሁ። ከአንድ ሁለት ሶስት አራት ጊዜ አምስት ጊዜ በላይ ደጋግሜ አያችዋለሁ ፊልሙም የሚያጠነጥነው አንድ ወንድሙ በሀሰት ክስ ተከሶ እስር ቤት የገባውን ወንድሙን ነፃ ለማውጣት ሲል ራሱ ሆን ብሎ ወንጀል ሰርቶ እስር ቤት ገብቶ ያን ወንድሙን እንዴት ነፃ እንደሚያወጣው የሚያሳይ ፊልም ነው። በውስጡም በጣም ልብን የሚነካ የቤተሰብ ታሪክን እናያለን። ሁለተኛ ደግሞ የከፍተኛ ባለስልጣናትን ሴራ ንጹህ ህዝብን እንዴት እንደሚበድሉ በደንብ የሚያሳየን ስለሆነ ሁለተኛ ደግሞ የፍቅርም አውድ ስላለው ፊልሙ በጣም የምወደው ፊልም ፕሪዝን ብሬክ ነው።

የአካል ብቃት እንቅስቃሴ ታደርጋለህ? አዎ የአካል ብቃት እንቅስቃሴ ዘወትር አደርጋለሁ። ምክንያቱም የአካል ብቃት እንቅስቃሴ ለሰው ልጅ በጣም አስፈላጊና ዋነኛ ነገር ነው። በተለይ ለወንድ ልጅና እና በወጣቶች የእድሜ ክልል ውስጥ የሚገኙ ሰዎች። የአካል ብቃት እንቅስቃሴ በጣም ወሳኝ ስለሆነ ማለት ነው። ስለዚህ ዘውትር ከጠዋቱ አስራ ሁለት ሰዓት እስከ አንድ ሰዓት ተኩል ባለው ጊዜ ውስጥ ዘውትር የአካል እንቅስቃሴ እሰራለሁ። ይህም ለጤናዬ በጣም በጣም እጅግ በጣም ጠቃሚ ሆኖ አግኝቼዋለሁ የተስተካከለ አቋም በጥንካሬ የዳበረ አይምሮ ፈጣን የማስታወስ ችሎታ እንዲኖረኝ ያደርጋል። ሁለተኛ ደግሞ ሰውነቴ ጥሩ ቅርጽና ማራኪ ተክለ ሰውነት እንዲሆን ስለሚያደርግ ዘውትር የአካል ብቃት እንቅስቃሴ አደርጋለሁ። ተጓዳኙን የሆኑ በሽታዎችን እንደ እንደነ ስኳር ደም ግፊት ደም ብዛት የመሳሰሉ በሽታዎችን ስለሚያስወግድልኝ። ዘወትር የአካል ብቃት እንቅስቃሴ አደርጋለሁ።

ልብስ በእጅ ታጥባለህ? አዎ ብዙን ጊዜም ባይሆንም አልፎ አልፎ ልብሴን በእጅ አጥባለሁ። አብዛኛውን ጊዜ ግን በልብስ ማጠቢያ ማሽን ነው የማጥበው። በርግጥ ልብስ በእጅህ ማጠብ የተወሰነ የራሱ የሆነ ጥቅም አለው ምክንያቱም አዘውትረን በማሽን ለብስ የምናጥብ ከሆነ ንጹህ የመሆን እድሉ በጣም ዝቅተኛ ነው። ምክንያቱም ብዙ ልብስ በአንዴ ታጭቆ ማሽን ውስጥ ሲታጠብ የመደበስበስና የመመንቸክ ሁኔታ ይታይበታል። ነገር ግን ልብስ በእጅ ሲታጠብ በደንብ ንጹህ ንጹህ አድርገን ለማጠብ ያስችለናል። ሁለተኛ ደግሞ ልብስ በእጅ ማጠብ ጥቅሙ የቆሸሹ የልብስ ክፍል የትኛው እንደሆነ በአግባቡ አይተን እሽት አድርገን ለማጠብ ያስችለናል። ስለዚህ ልብስ በእጀ አልፎ አልፎም ቢሆን አጥባለሁ ከሚሰጠኝ ጥቅም አንፃር ማለት ነው።

የቅጥር ሂደት እንዴት ነው? ያው የቅጥር ሂደት የተለያዩ ተቋማት የራሳቸው የሆነ ሰዎችን የሚቀጥሩበት ሂደት እና ደረጃ አላቸው። ለምሳሌ አንድ ድርጅት አንድ ቅጥር ሲያወጣ አንድ ሰውን ለመቅጠር የተለያዩ ህግና ደንቦችን ይከተላል። በመጀመሪያ ደረጃ ክፍት የስራ ቦታ ማስታወቂያ ያወጣል። ከዛ ለዛ ስራ የሚያስፈልጉ ቅድመ ሁኔታዎችን በዝርዝር ያስቀምጣል። ሶስተኛ የቅጥር እድሉን እንዲጠቀሙ ለሰዎች በማስታወቂያ እንዲገለጽ ያደርጋል። ሁለተኛ ደግሞ ያን የቅጥር ሂደት የሚያስፈጽሙ አካላትን ይመለምላል። ሶስተኛ ደግሞ ያ የቅጥር ሂደት ከሙስናና ከብልሹ አሰራር የጸዳ መሆኑን ለማረጋገጥ ገለልተኛ ተቋማት እንዲታዘቡት ያደርጋል። ሶስተኛ ደግሞ የቅጥር ሂደት እንዲፈጸም ተቀጣሪ ሰዎችን የትምህርት ማስረጃቸውን ይዘው እንዲመጡ በማቅረብና ፈተና በአግባቡ እንዲፈተኑ ያደርጋል።

ስለ በልጅነቴ መኖሪያ ቤት ንገረኝ? ያው እኔ በልጅነቴ እጅግ በጣም ደስተኛ በሆነ ቤት ውስጥ ቤተሰብ ውስጥ ነው ያደግኩት ከእናትና ከአባቴ ጋር ከሁለት እህቶቼ እንዲሁም ከሶስት ወንድሞቼ ጋር እጅግ ተሳስበንና ተዋደን ነው። በልጅነት የኖርኩት። ሁለተኛ ደግሞ እጅግ ደስተኛ የሆነ ቤተሰብ ነው ያሳደገን ሀሳባችንን በነጻነትና በታማኝነት እንድንገልጽ ያደርገናል። ስለ መልካም ስነ ምግባር ሃይማኖታችን ላይ ጠንካራ እንድንኖር በሚያስተምር ቤት ውስጥ ነው ያደግኩት። በትምህርታችን ጠንካራ እንድንሆን በሚመክርም ቤተሰብ ውስጥ ነው ያደግኩት። ሁለተኛ ደግሞ እጅግ በተንደላቀቀ ሀብትና እድል በሚሰጠው ቤተሰብ ውስጥ ነው ያደግኩት።

የስራ ምኞቶችህ ምንድን ናቸው? የስራ ምኞቶችህ ግልጽ ታማኝ ቅን አገልጋይ የህዝብ አገልጋይ መሆን ነው። ሁለተኛ ደግሞ ህዝብን በአግባቡ በእኩልነት በእኩል አይን እያዩ ማስተዳደር ምኞቴ ነው። ሌላኛው ደግሞ ሰዎችን ካድሎና ከሙስና የሰገው እንዲሆን ማስቻል ነው።

የዝናብ ውሃ ትሰበስባለህ? አዎ የዝብ ውሃ እሰበስባለሁ ምክንያቱም ዝናብ በሚዘንብበት ሰዓት የሰበሰብነው ውሃ ኋላ ላይ የሆነ ሰዓት ሊጠቅመን ይችላል። የባንቧ ውሃ ሊቋረጥ ይችላል ድርቅ ሊከሰት ስለሚችል የዝናቧ የዝናቧን በአግባቡ ሰብስቤ ይይዛለሁ። በጄሪካን በበርሜል በማጠቢያ በገንዳ ብዙ ብዛት ያለው የውሃ መጠን። እሰበስባለሁ ምክንያቱም የውሃ የውሃ አገልግሎት በሚቋረጥበት ሰዓት ያን ውሃ ያጠራቀምነውን ውሃ ሊጠቅምን ስለሚችል ማለት ነው። ይህም ያጠራቀምነው ውሃ ለመጠጥ ለመጠጥ አገልግሎት ልብስ ለማጠብ ምግብ ለማብሰል የግል ንጽህናን ለመጠበቅ የቆሸሹ ልብሶችን ለማጠብ የቤት ውስጥ ንጽህናን ለመጠበቅ ለመታጠብ ሊያገለግል ይችላል።

መንዳት ትችላለህ አዎ መንዳት እችላለሁ። መንዳት ከምችላቸው ተሽከርካሪዎች መካከል ብስክሌት ሞተር መኪና ከባድ የጭነት ተሽከርካሪዎችን ማሽከርከር እችላለሁ። ይሄን በልጅነቴ ያካበትኩት ልምድ ስለሆነ የትኛውንም ተሽከርካሪ መንዳት እችላለሁ። ይሄም የራሴ የሆነ ገቢ እንዲኖረኝ አስችሎኛል። ሰዎችንም ከአንድ ቦታ ወደ አንድ ቦታ በቀላሉ ለማዘዋወር ጊዜና ገንዘብን እንድቆጥብ ያስችለኛል።

ቀዝቃዛ የአየር ሁኔታ ትወዳለህ? ቀዝቃዛ የአየር ሁኔታ የምወድ ሰው አይደለሁም ምክንያቱም በቅዝቃዜ ሰዓት የአፍንጫዬ መታፈን እና በተደጋጋሚ የማስነጠስ ስሜት ስለሚሰማኝ ከቀዝቃዛ አየር ይልቅ ሞቃታማ አየርን መርጣለሁ። ምክንያቱም ቀዝቃዛ አየር በተፈጥሮ በጣም በጣም እጅግ ከባድ የሆነ የአየር ንብረት ስለሆነ ከጤናዬም ለጤናዬም በጣም አዳጋች ስለሆነ ቀዝቃዛ የአየር ሁኔታን አልወድም።

ሙዚየም መሄድ ትወዳለህ? አዎ ሙዚየም መሄድ በጣም ነው የምወደው ምክንያቱም ሙዚየም ውስጥ የተለያዩ ቅርሶች ስለሚገኙ ሙዚየም መሄድ በጣም ነው የምወደው። ምክንያቱም እዛ ሙዚየም ውስጥ የሚገኙ ቅርሶች ቀደምት ቀደምት ሰዎች ያስቀመጡት ታሪክን የሚነግሩን የአንድን ህዝብ ማንነት ከስር መሰረቱን እንድንረዳ የሚያደርጉ ቁሳቁሶችን በውስጣቸው ስለሚይዙ ሙዚየም መሄድና ሙዚየሞችን መጎብኘት በጣም ያስደስተኛል። ምክንያቱም ሙዚየም ውስጥ የተለያዩ አይነት ቅርሶችና ታሪካዊ ሀብቶች ስለሚገኙ ያን ማየት ደግሞ እጅግ ስለሚያስደስተኝ ሁለተኛ ደግሞ እነዛ ቅርሶች ስለዛች ሀገር ታሪካዊ አመጣጥ አመሰራራት በጥልቀት ስለሚያብራሩ ሙዚየም መሄድ እወዳለሁ።

ምን አይነት ቦርሳ ትጠቀማለህ? እኔም ብዙ ጊዜ የምጠቀመው ቦርሳ አይነት አነስተኛ መጠነኛ ሆኖ ነገር ግን ዙሪያው ላይ የተለያዩ ክፍሎች ያሉት ቦርሳ መያዝ እወዳለሁ። ምክንያቱም ብዙ ጊዜ ከቦታ ወደ ቦታ እቃዎችን ይዤ ስለምንቀሳቀስ የተለያዩ አይነት ቁሳቁሶችን እዛ ቦርሳ ውስጥ የተለያየ ቦታ አድርጎ ለመያዝ እንዲጠቅም ስለሚጠቅመኝ። የተለያየ ክፍል አይነት ያለው ቦርሳ መያዝ እወዳለሁ። ምክንያቱም ተሰባሪ እቃ የተለያዩ መጠጦችን የታሸጉ ምግቦችን መጽሐፍቶችን ጫማዎችን ካልሲዎችን የውስጥ ቁንጣዎችን የማታ ሌሊት ልብሶችን እንዲሁም ፎጣ የገላ መታጠቢያ ሳሙና የጥርስ ብሩሽ የጥርስ ሳሙና ለመያዝ እንዲያገለግለኝ ብዙ አይነት ክፍል ያለው። ቦርሳ እጠቀማለሁ

ምግብህን ለሌሎች ማካፈል ትወዳለህ? አዎ ካለኝ ምግብ ለሌሎች ማካፈልን እወዳለሁ ምክንያቱም እኔ ቤት በቂ የሆነ ምግብ በቀን ሶስቴ መመገብ እችላለሁ። ሌሎች ግን በአንጻሩ በቀን አንዴ እንኳን መመገብ የማይችሉ ሰዎች ስላሉ ለእነሱ ካለኝ ምግብ ዘወትር አካፍላለሁ ምክንያቱም ይሄ በጎ ምግባር ከቀደምት አያቶቻችን ሲወርድ ሲዋረድ የመጣ በጎ ምግባር ስለሆነ በፈጣሪ ዘንድም የሚያስመሰግን ስራ ስለሆነ ካለኝ ምግብ ለሌሎችን ማካፈልን እወዳለሁ። ሁለተኛ ደግሞ ይሄን ምግቤን የማካፍልበት ምክንያት ደስታና እርካታ ይሰጠኛል ከሰዎች ጋር በቀላሉ እንድግባባ ያደርገኛል ደስተኛ እንድሆን ያደርገኛል። ከሰዎች ጋር ደግሞ ተግባቦት እንድፈጥር ስለሚያስችለኝ ምግቤን ማካፈል እወዳለሁ። ለሰዎች ሁለተኛው ደግሞ የተራቡ ሰዎችን ማገዝ የሚያስደስተኝ ስለሆነ ካለኝ ምግብ ላይ ዘውትር አካፍላለሁ። ሌላው ደግሞ ለተቸገሩ ህፃናትና አረጋውያንን ምግቤን ማካፈል እወዳለሁ። ምክንያቱም የአረጋውያን ምርቃት ለሚያድጉ ልጆች ደግሞ ምግብን ማካፈል ነገ ሀገርን ለሚረከብ ትውልድ በጎ ምግባር ስለሆነ ምግቤን ማካፈል እወዳለሁ።

ስጦታ መስጠት ትወዳለህ? አዎ ስጦታ መስጠት እጅግ ያስደስተኛል ምክንያቱም ስጦታ ለምወደው ሰው ስሰጥ ነፍሴ በጣም ሀሴትን ታደርጋለች። በተለይም የገና በዓል በመጣ ቁጥር ለእህቴ ብዙ ስጦታዎችን እሰጣታለሁ ለምሳሌ በጣም ቀሚስ ስለምትወድ ቀሚስ እገዛላታለሁ ሽቶ ጫማ የተለያዩ የግል ንጽህና መጠበቂያ ስጦታዎችን እሰጣታለሁ እሷም በጣም ስለምትደሰት እኔም ደግሞ በእሷ ደስታ ስለምደሰት ስጦታ መስጠት እወዳለሁ። ለሌሎችም ሰዎችም ስጦታ እሰጣለሁ ለተቸገሩ ሰዎች በእድሜ ለሚበልጡኝ ሰዎች ምርቃት ለማግኘት ሁለተኛ ደግሞ በጎዳና ላይ ለሚያድሩ ልጆች ስጦታ እሰጣለሁ። ስጦታ መስጠትም ስለሚያስደስተኝ ሁል ጊዜ ስጦታ መስጠትን እመርጣለሁ የህይወቴም አንድ አካል አደርገዋለሁ። በዓልን በዓልን ብቻ ጠብቄ ስጦታ ለሰዎች አልሰጥም። ምክንያቱም ሰዎችን ለመርዳት ባዓል የሆነ ምክንያት አያስፈልገንም። ሰው ሰውን ለመርዳት ሰው መሆን በቂ ብቻም ስለሆነ ስጦታ መስጠትን እወዳለሁ

ቅርጫት አለህ አዎ ቅርጫት አለኝ። ለምሳሌ የቆሸሹ ልብሶችን ሰብስቤ ማስቀመጥበት የተለያዩ ስብርባሪ እቃዎችን ብርጭቆዎችን ፔርሙዞች ሲሰበሩብኝ ቅርጫት ውስጥ ነው ማስቀመጠው። ሌላኛው ደግሞ የቅርጫት አይነት ያለኝ ዶሮ ስለማረባ እንቁላል ማስቀመጫ ቅርጫቶች አሉኝ። ሌላው ደግሞ የአበባ ማስቀመጫ ቅርጫት አለኝ። ይሄ ቅርጫትም በጣም ጥቅም አለው ሁለተኛ ውበትም ስላለው ቅርጫቶችን አብዝቼ እጠቀማለሁ።

ጠዋት በስራ ምን ታደርጋለህ? ጠዋት በስራ እንደሄድኩኝ ስራ ቦታዬ ላይ በጊዜ እገኝና መጀመሪያ ስራዬ የሚሆነው መቀመጫ ወንበሬን ንጹህ መሆኑን ማረጋገጥ ነው። ንጹህ ካልሆነ አጸደዋለሁ ሁለተኛ ደግሞ የምሰራበትን ኮምፒውተር ጤነኛ መሆኑን ዙሪያውን ከፋፍቼ አየዋለሁ። ሶስተኛ ደግሞ የተቀመጡልኝን ፋይሎች አንድ በአንድ አገላብጬ አያቸዋለሁ። ሶስተኛ ደግሞ ስልኬን እከፍትና ኢሜሌ ውስጥ በመግባት የተለያዩ መልእክቶች መድረስ አለመድረሳቸውን አጣራለሁኝ። ሶስተኛ ደግሞ ወደ አለቃዬ ጋር በመሄድ የሞቀ ሰላምታ አቀርብለታለሁ። ሶስተኛ ደግሞ ጸሐፊዬ ጋር በመሄድ ዛሬ የሚስተናገዱ ሰዎችን ስም ዝርዝር ይሄ ይሄ ነው ብዬ እስከነ ሰዓቱ ጭምር አሳውቃታለሁ። ሌላኛው ደግሞ ጠዋት በስራ ቦታ ላደርግ የምችለው የተለያዩ ቀነቀጠሮ ያላቸውን ሰዎች በአግባቡ እንዲስተናገዱ አደርጋለሁ

ለበጎ አድራጎት ሰርተህ ታውቃለህ? አዎ ብዙ የበጎ አድራጎት ስራዎችን ሰርቼ አውቃለሁ አሁንም እየሰራሁ እገኛለሁ ለምሳሌ ያህል ለመጥቀስ። መቅዶኒያ የሃይምሮ ህሙማን እና አረጋውያን መረጃ ማዕከል ረጅም ጊዜ አገልግያለሁ። በባቡል ሄር የበጎ አድራጎት ድርጅት ውስጥም በበጎ አድራጊነት ለረጅም ጊዜ ሰርቻለሁ። በተለያዩ የከተማና የገጠር መንደሮች ውስጥ ለረጅም ጊዜ የቆየ በጎ አድራጎት ስራ ሰርቼ አውቃለሁ። በመማርበትም ከፍተኛ የትምህርት ተቋም ውስጥ በተለያዩ የበጎ አድራጎት ክበቦች ውስጥ በመሳተፍ ደም በመለገስ ለተቸገሩ ወገኖች የእለት ጉርስ በመስጠት ካለኝ ላይ በማካፈል የተለያዩ በጎ አድራጎት ስራዎችን እሰራለሁ። ይህም የበጎ አድራጎት ስራ ለተቸገሩ ወገኖች ለመኖር ዋስትና የሆነ በጎ አድራጎት ለሚሰሩ ሰዎችም ደግሞ እውቅና ያሰጣል። ደስተኛ ህይወት እንድንመራ ያደርጋል በማህበረሰቡ ዘንድም እንድንወደድ ያደርጋል። የእርስ በእርስ ግንኙነትንም ያጠናክራል። ከመንግስትም በጎ ምላሽ ያሰጣል የተለያዩ ሽልማቶችንም እንድናገኝ ያስችለናል።

በድን ቋንቋ ታምናለህ? በድን ቋንቋ እኔ አላምንም። ምክንያቱም በድን ቋንቋ አብዛኛው ሰው ተናጋሪ ላይኖረው ይችላል። ስለዚህ እኔ በድን ቋንቋ ላይ ያን ያህል እምነቱ የለኝም። ምክንያቱም ሁሉን የየራሱ የሆነ ቋንቋና መግባቢያ ያለው ማህበረሰብ ባለበት ሀገር ላይ በድን ቋንቋ ላይ ሊግባባ ስለማይችል በድን ቋንቋ ያን ያህል ተቀባይነት ላይኖረው ይችላል። ስለዚህ በድን ቋንቋ ከማመን ይልቅ አንድ የተወሰኑ ቋንቋዎችን አቀላጥፎ መናገር የግድ ስለሚል ያን ቋንቋ የአንድን ማህበረሰብን ታሪክን ማንነትን መግለጥም ስላለበት ስለሚገልጥም በድን ቋንቋ ላይ አላምንም። ምክንያቱም በራሱ ቋንቋ መግባባት ስለሚችል ማለት ነው።

ኢንተርኔት አለ አዎ ኢንተርኔት አለኝ ምክንያቱም የተለያዩ ማህበራዊ ሚዲያዎችን እና ድረ ገጾችን ዘወትር ስለምጠቀም ኢንተርኔት አለኝ። ለምሳሌ ኢሜል ቴሌግራም ፌስቡክ ዋትሳፕ ኢሞ ቲክቶክ የመሳሰሉ እንዲሁም ሊንክድን ጨምሮ ትዊተር ማህበራዊ ሚዲያዎችን ዘወትር ስለምጠቀም ኢንተርኔትን አብዝቼ እጠቀማለሁ። ሁለተኛ ደግሞ ማህበራዊ ሚዲያ ላይም በአንቂነት ስለምሳተፍ ኢንተርኔትን አብዝቼ እወዳለሁ እጠቀማለሁ። ስለዚህ ከኢንተርኔት ጋር የተቆራኘ ህይወት እንዲኖረኝ እፈልጋለሁ። ምክንያቱም አለማችን አሁን የግሎባላይዜሽን ዘመን ላይ ስለደረሰች የእርስ በእርስ ትስስርን ለመፍጠር እና ኢኮኖሚን ከፍ ለማድረግ ኢንተርኔት እጅግ በጣም ወሳኝና አንገብጋቢ ጉዳይ ነው

በዚህ ቅዳሜና እሁድ ምን ታደርጋለህ? በመጀመሪያ ቅዳሜንና እሁድን በጉጉት ነው የምጠብቃቸው ምክንያቱም የሁለት የእረፍት ቀናት እኔ በጣም ብዙ ክንዋኔዎችን ስራ ክንዋኔዎችን እና ስራዎችን የምፈጽማቸው ቀኖች ስለሆኑ በደንብ በጉጉት እጠብቃችኋለሁ በመጀመሪያ ደረጃ። ቅዳሜን ጠዋት አስራ ሁለት ሰዓት ተነስቼ ስፖርት እሄዳለሁ ለሁለት ሰዓታት ያክል ያለማ ቋረጥ ስፖርት እሰራና ከዛ ተመልሼ ሻወር በሙቅ ሻወር እወስዳለሁ ከዛም ሰውነቴን አደራርቅና ልብሴን ቀያይሬ ጥሩ ቁርስ ለመብላት ወደ ካፌ እሄዳለሁ። ከዛ ደግሞ ተመልሼ ወደ መማሪያ ክላስ እገባና ትምህርቴን በአግባቡ ተምሬ ምሳ በልቼ ወጥቼ እረፍት አድርጌ ከዛ ከጓደኞቼ ጋር ጊዜ ለማሳለፍ ካፌና ሬስቶራንት እንገናኛለን። በማገስቱ ደግሞ እሁድ ቀን በጠዋት ተነስቼ ወደ ቤተክርስቲያን እሄዳለሁ ምክንያቱም አንድ ሰው በዚህች ምድር ላይ ሲኖር ፈጣሪው ጋር ግንኙነት ሊኖረው ይገባል ሳምንቱም ሙሉ ሲሰራና ሲደክም ስለዋለ እሁድን የግድ ማረፍ አለበት። ከዛ ከቤተክርስቲያን ከተመለስኩ በኋላ ደግሞ የታመሙ ሰዎችን እርዳታ የሚፈልጉ ሰዎችን በማፈላለግ እነሱን ለመጠየቅ እሄዳለሁ ከተለያዩ ሰዎች ጋር ከዛ ደግሞ ተመልሼ እግር ኳስ ማየት ስለሚያዝናናኝ ትልልቅ ስፖርታዊ ውድድሮች የሚደረጉት ቦታ ስቴዲየም እሄድእና እግር ኳስ ጨዋታዎችን እና የተለያዩ የስፖርት እውነቶችን እካፈላለሁ። ከዚያ ተመልሼ ደግሞ የተወሰነ ማኪያቶና ቡና ጠጥቼ መጽሐፍ አነባለሁ ከዛ ደግሞ እተኛለሁ ማለት ነው

ስንት ኢሜል ትልካለህ? ያው እኔ ብዙን ጊዜ ኢንተርኔት ላይ እና የተለያዩ ኤሌክትሮኒክስ ላይ ስለማሳልፍ በቀን ከአሥራ አምስት እስከ ሃያ አምስት የሚደርሱ ኢሜሎችን እልካለሁ። እነዚህም ኢሜሎች ከተለያዩ ሰዎች ጋር ኢኮኖሚያዊና ማህበራዊ ትስስር እንድፈጥር ይረዱኛል ሁለተኛ ደግሞ ዘመኑ የግሎባላይዜሽን ዘመን ስለሆነ ከተቀረው ከተለያዩ የአለም ክፍሉ ህዝቦች ጋር እንድገናኝ ያደርገኛል። ስለዚህ ኢሜል በሳምንት ውስጥ ወደ ሃምሳ ኢሜል ልልክ እችላለሁ። ይህ የምልክበት ምክንያት ከብዙ አለም አቀፍ ተቋማት ጋር ስለምጻጻፍና የከፍተኛ ትምህርት ተቋም ተማሪም ስለሆንኩኝ የተለያዩ ለትምህርት አጋዥ የሆኑ መጽሐፍትን ለማውረድ እና ጽሁፎችን ለመላላክ ከተለያዩ ምሁራንና ከዩኒቨርሲቲ መምህራን ጋር ኢሜል አደርጋለሁ ይህም ከፍተኛውን ቁጥር ይይዛል ማለት ነው። በሳምንት ውስጥ ወደ ሃያ አምስት እና ሠላሳም የሚሆን ኢሜል እልካለሁ።

የምትወደው መክሰስ ምንድነው? እኔ የምወደው መክሰስ ዳቦ በአቮካዶ በጣም እወዳለሁ። ምክንያቱም ዳቦ ከስንዴ ዱቄት የሚዘጋጅ ስለሆነ በጣም እወደዋለሁ። ምክንያቱም የስንዴ ዱቄት ለሰውነታችን በጣም አስፈላጊ የሆነ ንጥረ ነገርን በውስጡ የያዘ ነው። ምክንያቱም ሀይልና ሙቀት ሰጪ ነው ካርቦ ሃይድሬት የተባለው ንጥረ ነገር በውስጡ ስለሚይዝ ማለት ነው። አቮካዶ ደግሞ በጣም የምወድበት ምክንያት እንዲሁም ለመክሰስ በጣም ተመራጭ የሚያደርገው ነገር ለሰውነታችን እጅግ በጣም ጠቃሚ የሆነ ቫይታሚን በውስጡ የያዘ ነው። ከነ ከሚሰጡን ጥቅም አንፃመካከል የቆዳ ስል ቆዳችን ለስላሳ እንዲሆን ያደርግልናል ፀጉራችን እንዲሁም እንዲለሰልስ ስሩ እንዲጠነክር ያደርግልናል። እና ብዙውን ጊዜ መክሰስ አዘውትሬ የምመገበው ዳቦ በአቮካዶ ነው። ምናልባት ዳቦ በአቮካዶ ማግኘት የማልችል ከሆነ ደግሞ አትክልት በእንጀራ ወይንም እንጀራ በወጥን ምርጫየ አደርጋለሁ

ውሃ ማምጣት ታውቃለህ አዎ ውሃ ማምጣት በጣም ነው የማውቀው። ምክንያቱም ውሃ ለሰው ልጅ በጣም እጅግ በጣም አስፈላጊና አንገብጋቢ ጉዳይ ስለሆነ ውሃ ዘወትር አመጣለሁኝ። ምናልባት ለረጅም ጊዜ ውሃ ጠፍቶ ሊቀር ስለሚችል ዘውትር ውሃ እያመጣሁኝ ቤቴ ውስጥ አጠራቅማለሁ። ምክንያቱም ውሃ ለግል ንጽህና መጠበቂያ ለቤት ውስጥ ንጽህና መጠበቂያ ለምግብ ለመስራት ለመጠጥ አገልግሎት ለመታጠብ እጽዋትን ለማጠጣት የሚያገለግል ስለሆነ ውሃ በደንብ ነው ማምጣት የማውቀው። ስለዚህ ውሃን ማምጣት ማወቅ የሁሉም ሰው ግዴታ ነው ብዬ አምናለሁ።

ማር ትወዳለህ? አዎ ማር በጣም ነው የምወደው ምክንያቱም ማር በውስጡ ብዙ ጠቃሚ ለሰውነት የሚጠቅሙ ንጥረ ነገሮችን በውስጡ ስለያዘ ማለት ነው። እና ዘወትር በተለይም ጠዋት ጠዋት ቁርስ ላይ በዳቦ ማር ቀብቼ መብላትን እመርጣለሁ። ምክንያቱም የ አካል እንቅስቃሴ ስፖርት ስለምሰራ ሰውነቴ ሉዝ ያደረገውን ካሎሪ በማር እተካዋለሁ። ሰውነቴም የተስተካከለ አቋም እና እንዲሁም ጤነኛና ደስተኛ እንደሆን ስለሚያደርገኝ ማር አዘውትሬ እጠቀማለሁ።

ዛሬ የመጀመሪያ ምግብህ ምን ነበር? ዛሬ ጠዋት መጀመሪያ የተመገብኩት ዳቦ በእንቁላል ነው። ዳቦ በእንቁላል በጣም ነው የምወደው ስለዚህ ብዙ ጊዜ ጠዋት ጠዋት የመጀመሪያ ምግቤ የማደርገው እንቁላል በዳቦ ነው። ምክንያቱም ዘወትር የአካል እንቅስቃሴ ስለምሰራ ለዛ ሰውነቴ እንዲዳብር የመጀመሪያ ተቀዳሚ ምግቤ የማደርገው። ዳቦ በእንቁላል ነው።

ወደ ስራ በሰአቱ ትደርሳለህ? አዎ ስራ ቦታዬ ላይ በሰአቱ ምደርሰው ምክንያቱም አንድ የቢሮ ሰራተኛ ወይንም የትኛውም የስራ ድርሻ ያለው ሰው ስራ ቦታ ላይ በሰአቱ የመድረስ ግዴታ አለበት ምክንያቱም እዛ ቦታ የተቀጠረው በስራ በስራ ገበታው ላይ በአግባቡ ተገኝቶ ስራ እንዲሰራና ህዝብን እንዲያገለግል ነው። ሁለተኛ ደግሞ ደሞ ደሞውዝም ሊከፈለው ሚችለው ስራ ቦታ ላይ በሰአቱ ሲገኝ ነው። ነገር ግን ወደ ስራ ቦታ ላይ በሰአቱ ማይገኝ ከሆነ ከአለቃው ጋር ጭቅጭቅ ጭቅጭቅ ውስጥ ሊገባ ይችላል ስራ ሊበደል ይችላል ደንበኞች ሊስተጓጎሉ ይችላሉ። በጊዜ መሰራት ያለባቸው ስራዎች ሳይሰሩ ቀርተው ያ የቢሮ ሰራተኛ የሚሰራበት ድርጅት ኪሳራ ሊያጋጥመው ይችላል። ከአለቃው ጋር ግጭት ውስጥ ሊገባ ስለሚችል ወደ ስራ ቦታ በሰአቱ መድረስ አለበት። እኔም ይሄን ነገር ከግምት ውስጥ በማስገባት ወደ ስራ ቦታዬ በሰአት ነው ምደርሰው።

የትኛውን ባህላዊ ምግብ ትወዳለህ? እኔ የምወደው ባህላዊ ምግብ ዶሮ ወጥ ነው ዶሮ ወጥን እጅግ በጣም አብዝቼ እወደዋለሁ። ምክንያቱም ኢትዮጵያዊ እንደመሆኔ መጠን የኢትዮጵያ ኢትዮጵያ የምትታወቅበት አንዱ ባህላዊ ምግብ ዶሮ ወጥ ዋናኛውና ግንባር ቀደም ነው ምክንያቱም በውስጡ ዶሮ የተለያዩ ቅመማ ቅመሞች እንቁላል ስለሚገኝበት በጣም ከፍተኛ ነው በብዙ ሰው ዘንድም ይወደዳል። ስለዚህ ዶሮ ወጥን በጣም ነው ምወደው ለሰውነትም እጅግ በጣም አስፈላጊ ነው ምክንያቱም ቅቤና የተለያዩ ንጥረ ነገሮችን በውስጥ ስለሚጨመሩበት ያ ነገር በጣም ተወዳጅነት እንዲጨምር ያደርጋል። ሁለተኛ ደግሞ የኢትዮጵያን ባህላዊ ምግብ ስለሆነ በአለም ዘንድ የሚታወቁበት የምግብ አይነት ነው ሲበላም በጣም ደስ ይላል ለይታም በጣም ማራኪ ነው። ዶሮ ወጥ እና ብዙ ሰው እንዲበላው ምክር እለግሳለሁ ዶሮ ወጥ እጅግ እጅግ በጣም ተወዳጅ ምግብ ነው።

ማደንዘዝ ትወዳለህ እኔ ማደንዘዝ አልወድም ምክንያቱም ማደንዘዝ በጣም በጣም ከሰባዊነት ያፈነገጠ ተግባር ነው። እኔ ደግሞ በእንደዚህ አይነት ተግባር ስሜ እንዲጠፋና ቤተሰቦቼም እንዲወቀሱ አልፈልግም። ምክንያቱም ማደንዘዝ እጅግ በጣም አደገኛና ነውረኛ ተግባር ነው። በዚህ ሂደት ውስጥ የሚሳተፉ ሰዎችም ብዙ ጊዜ በምክር በመለገስ ከዚህ ተግባር ከማደንዘዝ ተግባር እንዲቆጠቡ አድርጌያለሁ ወደፊትም ሳደርገው የምኖረው ተግባር ነው። ምክንያቱም ሰውን ማደንዘዝ እጅግ በጣም በፈጣሪ ዘንድም የተጠላ ነው በህግም ስለሚያስጠይቅ። ማደንዘዝ አልወድም ምክንያቱም በጣም እኩይ ተግባር ነው። ከሰው ጋርም ያጣላል ማህበራዊ ህይወትን ያናጋል መንፈሳዊ ህይወትን ያናጋን በሰው ዘንድም እንድንጠላ ስለሚያደርገን ማደንዘዝን አልወድም። ምክንያቱም ሰውን ማደንዘዝ እጅግ በጣም ነውረኛ ተግባር ስለሆነ ማለት ነው

በምንጣፍ ላይ ትቀመጣለህ? አዎ በምንጣፍ ላይ እቀመጣለሁ ምክንያቱም ደረቅ ወንበር ላይ ከመቀመጥ ይልቅ ምንጣፍ ላይ መቀመጥ ምቾት ይሰጠኛል ምክንያቱም ምንጣፍ ላይ መቀመጥ በጣም ደስ የሚል ነገር ስለሆነ ማለት ነው ምክንያቱም በጣም ለስላሳ ነው ለመቀመጥም ምቹ ነው። ከሶፋ ላይ እና ደረቅ ወንበር ላይ ከመቀመጥ ይልቅ ምንጣፍ ላይ መቀመጥን እመክራለሁ። ምክንያቱም ለተስተካከለ አቀማመጥ ምንጣፍ ላይ መቀመጥ በጣም እጅግ አስፈላጊ ነው ብዬ አምናለሁ። ስለዚህ ምንጣፍ ላይ መቀመጥን በጣም እወዳለሁ።

ቤትህን እንዴት ታስውበዋለህ? ቤቴን የተለያዩ ማስዋቢያ ቁሳቁሶች በመጠቀም አስውበዋለሁ ለምሳሌ ውድ ውድ ቀለሞችን እና አንጸባራቂ መብራቶችን በመጠቀም አስውበዋለሁ የተለያዩ የእጅ ስራዎችን እና ባህላዊ ቤት ውስጥ በመቅሰል አስውበዋለሁ ንጹህ መጋረጃዎችን በመስቀል አስውበዋለሁ የተለያዩ አንጸባራቂ መብራቶችን እና ስዕሎችን በመስቀል ቤቴን በሚገባ አስውበዋለሁ

ግጭቶችን ማስተካከል ትችላለህ? አዎ ግጭቶችን ማስተካከል እችላለሁ። ግጭት ያው በሰው ልጆች መካከል ሊፈጠር የሚችል አይቀሬ የሆነ ነገር ነው። ምክንያቱም አንድ ህዝብ ወይንም አንድ ማህበረሰብ አብሮ ሲኖር ግጭት ሊፈጠር ይችላል። ለምሳሌ ስራ ቦታ ባለትዳሮች መካከል ግጭት ሊፈጠር ይችላል በህዝቦች ዘንድ አለመጋባትና ግጭቶችን ሊፈጠር ይችላሉ። ግን እነዛን ግጭቶች ከስሜት በጸዳ መልኩ ወደ ጥሩ ነገር መቀየር እንችላለን። ግጭቶችንም ማስተካከል እችላለሁ እኔ እንደ ግለሰብ ማለት ነው። ላስተካክል የምችልበትም መንገድ አንደኛ ሁለት ግለሰቦች የተጣሉ ከሆነ የሚያግባባቸውን ነገር በማንሳት ግጭታቸውን በሰላማዊ መንገድ እንዲፈቱ ማድረግ እችላለሁ። ሁለተኛ ደግሞ ላስታርቃቸው እችላለሁ። እነዚህን ዘዴዎች በመጠቀም ግጭቶችን ማስተካከል እችላለሁ።

ምን አይነት ዳቦ ትወዳለህ? እኔ የምወደው የዳቦ አይነት በስነ ስርዓት የተጋገረና የመጋገሪያ ጊዜ ያላለፈበት እንዲሁም በስነ ስርዓት የተጋገረ ዳቦ እወዳለሁ። ውስጡ ላይ የተለያዩ ጣፋጭ ቅመሞች ለምሳሌ እንደ አብሽ ጥቁር አዝሙድ እንዲሁም ዘይትና ስኳር የተጨመረበት ዳቦ በጣም እወዳለሁ ለመመገብም ብዙ ጊዜ ምርጫዬን የማደርገው የተለያዩ ቅመማ ቅመሞች የተጨመሩበትን እጅግ በጣም የጣፈጠ ዳቦ ነው። ዳቦ ደግሞ በውስጡ የተለያዩ ንጥረ ነገሮችን የያዘ ስለሆነ ከስንዴ ዱቄት የሚዘጋጅ ስለሆነ ሀይልና ሙቀት ሰጪ ነው። ስለዚህ ከላይ የጠቀስኳቸውን ጣፋጭ ቅመሞች በውስጡ የያዘ ዳቦ በጣም እወዳለሁ።

ጫጫታ ታገኝበት ትችላለህ? ጫጫታ ሰዎች በሚሰበሰቡበት ቦታ እና ብዙ የተሽከርካሪ ድምጽ ባለበት ቦታ ጫጫታ ሊገኝ ይችላል ምናልባት ጫጫታ የማይመቸው ሰው ካለ ሰዎች ከሚበዙበት ቦታ ራቅ ብሎ ነገሮችን ማድረግ እንዲሁም የተሽከርካሪ ድምጽ እና የትልልቅ ከባድ ማሽኖች ድምጽ የሚሰማበት አካባቢ ራቅ ብሎ እኚህን ጫጫታዎች የሚያገኝበት ቦታ መሄድ ይችላል ጫጫታ የሚስማማውም የማይስማማውም ሰው ሊኖር ይችላል ጫጫታ የሰው ጫጫታ ሲሰማ ራሱን የሚያመው ሰው ሊኖር ይችላል ስለዚህ ጫጫታ የማይገኝበት ቦታ ማግኘት እጅግ አዳጋች ነው ነገር ግን ጫጫታን እኛ ራሳችንን ማስወገድ እንችላለን ለምሳሌ የድምጽ ብክለትን የሚያስቀሩ ማሽኖችን እና እንዲሁም ህገ ደንቦችን በመጠቀም ጫጫታን ማስቀረት እንችላለን ሌላኛው ህዝብ በሚሰበስብበት ቦታ ላይ ድምፃቸውን ከፍ አድርገው እንዳይናገሩ በዝግታ እንዲናገሩ ማድረግ በማድረግ ጫጫታን መቀነስ እንችላለን

ምን ያህል ጊዜ ስብሰባ ታደርጋላችሁ? እኔ ያው የትልቅ የኢኮኖሚ ባለሙያ ስለሆንኩኝ፤ ሁለተኛ ደግሞ የተለያዩ ድርጅቶችን የማስተዳደር ሰው ስለሆንኩኝ በሳምንት አንድ ቀን አደርጋለሁ። እንዲሁም በወር አራቴ አደርጋለሁ ስብሰባ ይሄም ስብሰባ ዋናኛ አላማው፤ እነዛ ድርጅቶች ውስጥ እየተደረጉ ያሉ ነገሮችን፤ በጥልቀት ለመመርመር እና ለመረዳት ያስችለኝ ዘንድ ነው። እንዲሁም የስብሰባው ዋናው አላማ ደግሞ ከተለያዩ ሰዎች ጋር ያለንን የኢኮኖሚ ትዝዝር እና ባህላዊ እሴትን ማስቀጠል ነው። ሶስተኛው ደግሞ ብልሹ አሰራርን፤ ማስወገድ ነው፤ አራተኛው ደግሞ ከማህበረሰቡ ጋር ትስስርን መፍጠር ነው፤ እንዲሁም በሰራተኞች መካከል ሊፈጠር የሚችለን አሉባልታዎችን እና ችግሮችን መፍታት ያስችለን ዘንድ ስብሰባ በሳምንት አንድ ቀን እንዲሁም በወር አራቴ ስብሰባ እናደርጋለን።

አዳዲስ የስራ ግንኙነቶችን ትፈጥራለህ? አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ ምክንያቱም ብዙ ቦታ ንግድና ትስስር ለማድረግ የስራ ግንኙነቶችን መፍጠር በጣም አስፈላጊ ነው። እንዲሁም የተለያዩ ቦታዎች ለስራ ስለሚሄድ አዳዲስ ሰዎችን መተዋወቅ የስራ ግንኙነቶችን ለመፍጠር ይረዳል። ይህም እንዲሆን ያስቻለኝ ደግሞ ጥልቅ የሆነ ህብረ ብሄራዊ ስሜት እና እንዲሁም የስራ አሰራር ሁኔታዎችን መከተል ያስችለኝ ዘንድ ነው። ሶስተኛው ደግሞ የራሴ የሆነ የአቅም ግንባታ ስልጠና ከጊዜ ወደ ጊዜ እያገኘሁ በመምጣቴ አዳዲስ የስራ ግንኙነቶችን እፈጥራለሁ

በየትኛው መተግበሪያ መልእክት ትልካለህ? ያው በዚህ ዘመን የተለያዩ መልእክት መላኪያ መተግበሪያዎች አሉ እኔ ግን አብዛኛ የምጠቀመው የቴሌግራምን መተግበሪያ ነው መልእክት ለመላላክ እሱንም ምርጫ ያደረኩት በቀላሉ ማግኘት ስለምችል ነው ሁለተኛ ደግሞ የፈጣን ኢንተርኔትም ስላለኝ ቴሌግራምን ለመልእክት መላኪያነት ከምጠቀማቸው መተግበራቸው አንዱና ዋናው ነው

በመስታወት ላይ ምን ያህል ጊዜ ታያለህ? መስታወት እኔ ያን ያህል ረጅም ሰዓት አላይም ነገር ግን ሻወር ወስጄና ፀጉሬን ታጥቤ እንዲሁም ተላጭቼ ስመጣ የተወሰነ አያለሁ ማለትም ከአንድ ደቂቃ እስከ ሁለት ደቂቃ መስታወት ላይ እችላለሁ ነገር ግን ምናልባት በዛ ከተባለ ጺሜን አስተካክዬ ስመጣ ከሱ ሁለት ደቂቃ እስከ ሶስት ደቂቃ መስተዋት ላይ ልቆይ ይችላል

ምን አይነት ጥቅማ ጥቅሞች አሉ? እኔ ያው ከብዙ ሰው ጋር ስለምገናኝ እንዲሁም የተለያዩ ድርጅቶችን ስለማስተዳደር የቀና አበሎችን አገኛለሁኝ ትልልቅ ወጪ የሚጠይቁ የትራንስፖርት ጉዞዎችን በነፃ አገኛለሁኝ ሌሎች ነፃ የትምህርት እድሎችን ከማገኛቸው ጥቅማ ጥቅሞች ውስጥ አንዱ ነው እንዲሁም ወርሃዊ ወጪ በምሰራው ድርጅት ውስጥ ይሸፈንልኛል ለአስቤዘ ወጪ አላወጣም ከምሰራው ድርጅት ውስጥ እንደነ ዘይት ስኳር ጨው ሳሙና የመሳሰሉ የወር አስቤዛዎችን በጥቅማ ጥቅም መልኮች አገኛለሁ

ስንት ብርድልብስ ትጠቀማለህ? እኔ የምኖርበት አካባቢ እጅግ ቀዝቃዛ ስለሆነ ሶስት ብርድ ልብሶችን እጠቀማለሁ። ከስር ደግሞ ሁለት አንሶላ በመደረብ ያለውን የብርድ ስሜት ለመቀነስ ሙቀት እንዲሰማኝ ለማድረግ። ሁለት ብርድልብስ እና ሁለት አንሶላ አዘውትሬ እጠቀማለሁ። ምናልባት ሙቀት ሲሆን እንደ አየሩ ፀባይ ለመልበስ እንዲመቸኝ አንዱን ብርድ ልብስ ቀንሼ አንዱን እጠቀማለሁ።